ብዙ ሰነዶችን ታዘጋጃለህ ይላል አወ በሚገባ ምክንያቱም ሰነዶች ለምሳሌ ማስተማሪያ ሰነድ ሊሆን ይችላል እንደውም ደግሞ ስልጣን መስጠት የሚያስፈልገው ወይ የሚያስችል ሰነድ ሊሆን ይችላል ስለዚህ ባለኝና የስራ ትእዛዝ እና በምሰራቸው ስራዎች መካከል ያስታርቅልኛል ወይም ደግሞ ያስማማልኛል ያልኩትን ማንኛውም አይነት ሰነድ አዘጋጃለሁ። ስለዚህ ሰነድ ታዘጋጃለህ? ለተባለው ጥያቄ አዎ የሚገባ እሰንዳለሁ። የሚገባ አዘጋጃለሁ። የሚለውን መልስ ለመስጠት ነው።